እሺ በየትኛው እጅህ ትጽፋለህ ለሚለው ጥያቄ እንግዲህ አሪፍ ጥያቄ ነው። እንግዲህ ብዙ ሰዓት ጽሁፍን ለመጻፍ እንግዲህ ቀኙን የቀኝ እጄን እጠቀማለሁ ያው እሱ የሚሆነው ደግሞ በ ከዚህ በፊት በነበረ ተለምዶ ከልምድ የመጣ እንጂ ከሌላ ነገር የተያያዘ አይደለም። ስለዚህ የትኛውም ሰው የትኛውን የሁሉንም የእጁን ክፍል ሊጠቀም ይችላል። በምን ምክንያት ስንል ከዚህ በፊት በነበረ ልምድ ከዚህ በፊት ባመጣው ልምድ በዚህ ከዚህ በፊት በያዘው ልምድ ነው እንግዲህ የተለያየ ሰው የተለያየ እጁን ይጠቀማል ማለት ነው። ያው በተለምዶ እንደ እንትንም የሚታየው የቀኝ እጅ ነው ይሄ ደግሞ በአብዛኛው ሰዎች የሚተገበር ነው። ነገር ግን ያው የግራ እጅም ይሄን ነገር ለማድረግ ምቹና የተስተካከለ ነው ማለት ነው። እሱንም እንደዛ እና በዛ ሁኔታ መጠቀም እንደዚሁ የራሱ የሆነ አስተዋጽኦና ውጤት ይኖረዋል ብዬ አስባለሁ ማለት ነው። እና ያኛውንም መጠቀም ምንም የሚያመጣብን ጉድለት አይኖርም።

አዎ በሚገባ አለ። እንግዲህ በአካባቢዎ ድልድይ አለ ለሚለው ጥያቄ አዎ ይኖራል። ይሄ ድልድይ ለመንቀሳቀስ እና ከአንዱ ቦታ ወደ አንዱ ቦታ ለመሸጋገር የሚያገለግለን ነገር ነው። ያን ለመጠቀም የምንገለገልበት ነገር ነው። ይሄ ደግሞ ያው ህይወታችንን ቀለል ያደርግልናል። በቀላሉ ተሻለ ቦታ እንድንደርስ። እንድናልፍና እንግዲህ የፈለግነውን ነገር እንድናሳካ አስፈላጊውና የተቻለንን ምናረግበት ነገር ነው ማለት ነው። ይሄኛው ለመሻገር ሚረዳን እና ሚያገለግለን ነገር ነው።

አዎ እጓዛለሁ ምክንያቱም ያው አንድን ነገር ለመከወን አንድን ነገር ለማሳካት አንድን ነገር ለማግኘት ሲባል እንግዲህ ጉዞ አስፈላጊ ነገር ነው። የትኛውም ሰው ከየትኛውም ቦታ ወደ ተለያየ ቦታ በዚህም ምክንያት ሊጓዝ ይችላል። ይሄ ደግሞ የሚሆነው ይሄን ነገር ለማሳካት ነው። ስለዚህ ያን ነገር ለማሳካት ሲባል ማንኛውም ሰው ሊጓዝ ይችላል የትም ቦታ ሊሄድ ይችላል ያው ግን የሚጓዘው በተለያየ መንገድ ተጠቅሞ ሊሆን ይችላል። የተለያየ መንገድ አድርጎ ጉዞን ሊያደርግ ይችላል ብዬ አስባለሁ።

እንግዲህ ዝናብ በሚዘንብበት ሰዓት እንግዲህ እንደ ዝናቡ ሁኔታ ይወሰናል። እንግዲ ምን ታደርጋለህ ነው ሚለው እንግዲ ዝናቡ በጣም የሚከብድና አስቸጋሪ ከሆነ ያው ከቤትም የማልንቀሳቀስበት ወደ የትኛውም ቦታ የማልሄድበት አጋጣሚ ይኖራል ማለት ነው። ሚኖር ከሆነ ደግሞ ዝናቡ በዚ ሁኔታ ሚያስቸግርና አላስፈላጊ ነገር ሚያደርስ ከሆነ ያው ዝናቡን አልፍና ወደ ፈለኩት ቦታ ወደ አገኘሁት ቦታ የምራመድና የምደርስ ይሆናል። ስለዚ ዝናቡን

መተግበሪያዎችን ታወርዳለህ ለሚለው ጥያቄ እንዴት? ብዙ መተግበሪያዎችን አወርዳለሁ ምክንያቱም ያው የተለያዩ ቴክኖሎጂውን ለማግኘት እና ለመጠቀም እነዚህ መተግበሪያዎች ይረዱናል ብሎም አልፎም ተርፎም ለእኛ የተሻለና ከግባችን እንድንደርስ የሚያደርግ ሚና ይጫወቱልናል። ስለዚህ በዛ ረገድ እነዚህ መተግበሪያዎችን መጠቀማችን መጠቀሜና መተግበሪያዎቹ ጋር መላመዴ የተሻለ ስለሚሆን። እንግዲህ ባለኝ ስልክ ከሚገኝበት ቦታ አውርጄ ለመጠቀም እሞክራለሁ። አውርጄም እጠቅማለሁ ያ ደግሞ በጣም የሚጠቅመኝ እና የሚረዳኝ ነገር ይሆናል ማለት ነው

አይ እሱን እንኳን አልችልም መንዳት መንዳት አልችልም መንዳት ማለት እንግዲህ ብዙ ነገሮችን ማሽከርከር ነው። ተሽከርካሪዎችን በሞያዊ ረገድ አሽከርክሮ ማንቀሳቀስ ሲሆን እሱን እኔ አልችልም። ግን ያው መቻል አለመቻሌ ራሴ ድክመት ሆኖ ሳለ እነሱን መቻል ያው አስፈላጊና በጣም ጠቃሚ ነገር ነው። ስለዚህ በቻልነው መጠን ተሽከርካሪዎችን ማሽከርከርና መጠቀም አለብን ብዬ አምናለሁ ያ ደግሞ ለኛም ለህይወታችንም ጠቃሚና አስፈላጊው ነው ይገኛል ማለት ነው። ስለዚህ በዛ መንገድ መጠቀማችን የተሻለ ያደርገዋል ይሄኛው።

አዎ አ አሪፍ ግንኙነት አለኝ ብዬ አስባለሁ ምክንያቱም አሪፍ ግንኙነት ወሳኝ እና ጠቃሚ ስለሆነ ማለት ነው። እንግዲህ። ትምህርት ጓደኛሞች ወይም የትምህርት ባልደረባዎች አሉኝ። እነሱ ጋር እንግዲህ ተስማምቶ መኖር መቀጠል እና አስፈላጊ የሆነ ነገር ማድረግ። አስፈላጊም ነው ተገቢም ነው። መኖር ያለበትም ባህል ነው ሊቀጥል ሊዳብር። የሚችል እና መሆን ያለበት ባህል ነው ብዬ አምናለሁ። ስለዚህ ሁሉም ሰው ጥሩ ግንኙነት ማድረግ አለበት ያው ማህበራዊ ኑሮ እስከሆነ ድረስ እንግዲህ ተሻል እና ተግባብቶ ለመቀጠል ይረዳል ብዬ አምናለሁ ማለት ነው። ይሄኛው ጥሩ ግንኙነት ማድረግ

አዎ እገዛለሁ በመንገድ ላይ ምግብ ትገዛለህ ለሚለው? በሚገባ ያው አንዳንድ ፈጣን ምግቦች እና እንግዲህ ትኩስ ምግቦች በመንገድ ላይ በመሸጥ ይታወቃሉ። ኢትዮጵያ ውስጥ እንግዲህ ነገሮች ተጠብሰው ተቀቅለውና። ካልሆነም እንዲሁ ከማሳ ወጥተው ምግብ ለመስራት የምንጠቀምባቸውና የሚያገለግሉ ነገሮች ናቸው። እና እነሱን እገዛለሁ እጠቀማለሁ። በተጨማሪም አስፈላጊውን ነገር ሁላ እንድናገኝ የሚያደርጉን ነገሮች ናቸው ማለት ነው። እና የማያጠራጥርና ወሳኝ ነገር ነው። ይሄን ነገር ማድረጌ ማለት ነው

ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ እንግዲህ በዋናነት ጥላን እመርጣለሁ። ምክንያቱም ጥላ በፀሀይ ጊዜ አስፈላጊ የሆነ ነገር ነው። ከፀሀዩ ማቃጠል የሚያድነንና የምንተርፍበት ነገር ነው። ስለዚህ ጥላ በጣም ወሳኝ እና የተሻለ ሁኔታን የሚያመጣልን ለተሻለ ነገር የሚያበቃ። ወሳኙና የመጀመሪያው ቀደምቶ ነገር ስለሆነ ጥላን መጠቀም አለብን ብዬ አስባለሁ። ከፀሀይም ይከላከልልናል። ይሄ ከሆነ እሱንም መምረጣችን የተሻለ

ምናልባት መነሳት ልወድ እችላለሁ ያው ማንሳት ባለሙያ ስላልሆንኩ። ባልጠላውም ያው እንደዚህ የተለየ ፍላጎት የለኝም ፎቶ ማንሳት ላይ እና። እንግዲህ ፎቶ ማንሳት አንድ ባለሙያ ሊያደርገው የሚችለው ነገር ነው። ትልቅም ገቢ የሚያገኝበት ነገር ነው እንግዲህ ሰው ወዶ ፈቅዶ የሚሰራው ስራ ነው። እንደ ችሎታም ይቆጥረዋል። አልፎም ተርፎም እንደ ገቢ ምንጭ ይጠቀምበታል ማለት ነው። ፎቶ ማንሳት ስለዚህ። ራሱን የቻለ አንድ ሙያ እና ብዙ ሰው ሊሰራው የሚችለው ነገር ቢኖር ራሱ ፎቶ ማንሳት ነው።

አዎ መናገር እችላለሁ። መናገር ስለምችልም ነው አሁን እዚህ ጋር እያወራሁ ያለሁት እና እንግዲህ ሁሉም ሰው ይሄን ነገር መቻል አለበት ብዬ አምናለሁ። ምክንያቱም በአደባባይ መናገር ያለንን በራስ መተማመን የሚጨምርልን እና ወደ ፈለግነውና ወደ ተሻለ ቦታ የሚያደርስልህ ወሳኙና አንዱ መንገድ ስለሆነ በአደባባይ ላይ መናገር ማውራቱ ወደምንፈልገው ቦታና ወደተሻለ ቦታ እና የፈለግነውን ነገር እንድናገኝ በሰዎች ዘንድ ተጽዕኖ ፈጣሪ እንድንሆን ያ ከሆነ ደግሞ ህይወታችንን ቀለል የሚያደርገውና የተለያዩ ነገሮችን በአንዴ ለማሳካት የሚያግዘን ነገር ነው ማለት ነው ስለዚህ እችላለሁ

አዎ ማንቂያ ሰዓትን እጠቀማለሁ። ምክንያቱም ያው ማንቂያ ሰዓት ከእንቅልፋችን እንድንነቃና የፈለግነውን ነገር በፈለግነው ሰዓት እንድናሳካ የሚያደርገን ወይም የሚቀሰቅሰን የሚያነቃቃን አንዱ ወሳኙና ጠቃሚ ነገር ስለሆነ እሱን ማንቂያ ሰዓት እጠቀማለሁ። እና በተጨማሪም ደግሞ የፈለጉትን ነገር ለማሳካት እገለገልበታለሁ። አልፎም ተርፎም ብዙ ሁኔታዎችን ብዙ ነገሮችን ብዙ ስኬቶችን ለማድረግ የሚረዳና አስፈላጊ ስለሆነ ማንቂያ ሰዓትን በሚገባና በትክክል እጠቀማለሁ። በመጠቀሜም ያው ብዙ ነገሮችን ላሳካበት ችያለሁ ከዚህም በኋላ አሳካበታለሁ ብዬ አምናለሁ።

የስራ ጊዜው እንዴት ነው ለሚለው ጥያቄ? እኔ እንኳን አሁን ስራ የለኝም ትምህርት ላይ ነው ያለሁት ግን የትምህርት ጊዜዬንም ማንሳት እችላለሁ። እንግዲህ ይሄን ጊዜ በአግባቡ መጠቀም መቻል አለብን ምክንያቱም ስኬታማና አምራች ለመሆን ወይም ውጤታማ ለመሆን ያሰብነውን እቅድ ለማሳካት ያሰብነውን ግብ ለማሳካት ሲባል። የስራ ጊዜ ማስተካከል እና በስራቱ መስራት አለብን ብዬ አምናለሁ ያ ሲሆን እና ሲሆን ብቻ ነው። የትኛውም ሰው ስኬታማና ትልቅ ቦታ ሊደርስ የሚችለው በዚህ መንገድ ነው ማለት ነው።

ስሜትህን በፊትህ ላይ ታሳያለህ? የሚለው አዎ ምክንያቱም እንግዲህ ስሜት በፊት ላይ በተለያየ ሁኔታ ይገለጻል፣ ሊገለጽ ይችላል። ይሄ ደግሞ የፊት ገለጻ ወይም ፋሻል ኤክስፕሬሽን እንለዋለን እንግዲህ ቁጣም ሆነ የተለያየ ደስታ ፊት ላይ ይገለጻል፣ ፊት ላይ ይታያል። ስለዚህ በዛ ረገድ የተሰማኝን ነገር ፊቴ ላይ አሳያለሁ ያ ደግሞ ምናልባት ለሌላ ሰዎች ምን አይነት ሁኔታ ላይ እንደሆን እንዲህ አይነት ነገር እንደተሰማን የሚያሳየን እና ቁሉጭ አድርጎ የሚያስረደን ሁኔታ ላይ ሊያደርሰን ነው ማለት ነው። ስለዚ ይሄን በመሰለ መልኩ ያሳየናል

ምን የቤት እቃዎችን ትጠቀማለህ? ለሚለው እንግዲህ የተለያዩ የቤት እቃዎች አሉ። በቤት ውስጥ የምንጠቀማቸው ብዙ የቤት እቃዎች አሉ። እነዛን የቤት እቃዎች መጠቀምና መያዝ ተገቢና ጠቃሚ ነው ነገር ነው። ብዬ አምናለሁና ከዛም መካከል እንግዲህ መቀመጫዎችን እጠቀማለሁ። መኝታዎችን እጠቀማለሁ። ሌላ እንግዲህ መብያ ሳህኖች አሉ። መጠጫ ኩባያዎች አሉ። እነዚህ ሁላ የቤት እቃዎች ናቸው መስሪያ ብረድስቶች ማማሲያ ጭልፋና ማንኪያዎች አሉ። ሁሉንም እነዚህ የቤት ቁሳቁሶች በሚገባ እጠቀማለሁ። ምክንያቱም ህይወትን ለመምራት ስለሚያስፈልጉና ስለሚያገለግሉ

ማቅረቢያ ማድረግ እችላለሁ ማቅረቢያ ማለት አቀራረብ ማለት ነው። ያ ማለት ለምንታደመው ፕሮግራም እንግዲህ ማቅረቢያ ወይም መክፈቻ ንግግር አድርጉ ከተባለ። በዛ ሰዓት እንግዲህ የምናደርገው ራሳችንን የምናደርብርበት እንግዲህ ሌሎችንም የምናሳምንበት ተጽዕኖ ፈጣሪ የምንሆንበት አጋጣሚ ስለሆነ። ያንን ሁኔታ ተጠቅሞ ያው ማቅረቢያ ማድረግ የተሻለና አስፈላጊ ነው። ብዬ ስለማምን ያን ለማድረግ እሞክራለሁ እችላለሁ ማድረግም እፈልጋለሁ። በተለያዩ ሁኔታዎች ስለዚህ ያንን ለማድረግ ዝግጁና ዝግጁ ነኝ ማለት ነው።

ምን አይነት እውቀት መጠን ትመርጣለህ? ለሚለው እንግዲህ ለስለስ ያለ ብዙ የማይካበድ የሙቀት መጠንን እመርጣለሁ። ያው ለሰውነት ተስማሚ አይነት የአየር ፀባይ ወይም የሙቀት መጠን ያለው። ያ ማለት በጣም እንግዲህ በረሃም ያልሆነ በጣም ብርድም ያልሆነ። ለሰው ልጅ መኖር ምቹ እና ለመኖር አዳጋች ያልሆነ የሙቀት ዓይነትን እመርጣለሁ። እንግዲህ ያ አይነቴን የሙቀት መጠን። ሰውነታችንን ምቹ ያደርገዋል። ያም ደግሞ በዛ አካባቢ ለመኖራችን በሽታ ለመቋቋማችን ወሳኝ እና አስፈላጊው ነገር ነው ማለት ነው። ያ አይነት የሙቀት መጠን

በትክክል ኮከቦችን መመልከት እወዳለሁ። እንግዲህ ኮከቦች ማታ ማታ የምናያቸው ከምድር ርቀው የሚገኙ ነገሮች ናቸው። ይሄ ደግሞ ለምድር ትልቅ ገጽታ ለመሬት ትልቅ ገጽታ የፈጠሩ ነገሮች ናቸውና። እንግዲህ በእንግሊዘኛ አቻ ትርጉማቸው ስታርስ ብለን የምንጠራቸው እነዚህ ኮከቦች። በምድር አቅራቢያ የሚገኙ እና ከምድር ያው ብዙም ሳይርቁ ለምድር ብርሃናቸውን የሚለግሱ እና ለተመራማሪዎች ትልቅን መንገድ የፈጠሩ ነገሮች ናቸው ብዬ አምናለሁ ማለት ነው። እነዚህ

እንግዲህ የስራ ምኞቶቼ ብዙ ስራ ምኞት አለኝ። ከዚህ መካከል እንግዲህ ትልቅ ቦታ የሚያደርሱኝ ምኞቶች አሉ። አሁን ምናልባት በምማርበት የትምህርት ዘርፍ እንግዲህ አስተሳ አስተዳደር የመሆን ምኞት አለኝ። ይሄ አስተዳደርነት በአንድ እንግዲህ ተቋም ሊሆን ይችላል በተለያዩ ቦታዎች ሊሆን ይችላል በዛ ቦታ ይህንን መስራት ነው እንግዲህ አስተዳደር ማለት ትልቅ እንቅስቃሴን ትልቅ ሙያን ትልቅ ጥረትን የሚጠይቅ ነገር ነው እና እሱን የመሆን ምኞት አለኝ። ስለዚህ በዛ ረገድ እንቀሳቀሳለሁ። አስፈላጊውን ነገር ለማድረግ እሞክራለሁ። ከተሳካልኝም ያው

አዎ የክላውድ ማከማቻ እጠቀማለሁ። ምክንያቱም የፈለግነውን ነገር እዛ ጋር ማስቀመጥ እንችላለን። ምናልባት እዛ ጋር ካስቀመጥን በኋላ በፈለግነው ሰዓት ማግኘት እንችላለን። ፎቶ ሊሆን ይችላል ኦዲዮ ቪዲዮ ሊሆን ይችላል። እነዚህ አይነት መሰል መረጃዎችና ፋይሎችን እዛ ላይ አስቀምጠን በፈለግነው ሰዓት ባስፈለገን ሰዓት ማግኘት እና እናም በማያሰጋ አይነት መልኩ ይጠፋብኛል አጣዋለሁ። በሚል ሁኔታ። ስጋት ውስጥ የማንገባበት እና ረዘም ላለጊዜ ላለጊዜ የማስቀመጫ ሰዓት በጣም ምቹና ወሳኝ የሆነ ነገር ነው። ስለዚህ ያንን እጠቀመዋለሁ